እሺ ሰላም እንዴት ናችሁ። ያው አሁን የመወያያ ርዕሴ የቪዲዮ ጥሪ ታደርጊያለሽ ወይ የሚል ነው? እሺ ያው የቪዲዮ ጥሪ አሁን ካለው ከነባራዊ ሁኔታ አንፃር አደርጋለሁ። የቪዲዮ ጥሪም የማደርግባቸውም ምንድነው? አለማዎች ናቸው። አንደኛው የምጠቀመው ምንድነው? ከቤተሰብ ጋር ከጓደኞቼ ጋር። ማህበራዊ ግንኙነቶችን ለማድረግ ስል የቪዲዮ ጥሪ አደርጋለሁ። ከዛ በተጨማሪ ደግሞ ያው ስራዎችን በምሰራበት ጊዜ የስራ ስብሰባዎችን በማካሂድበት ጊዜ። የቪዲዮ ጥሪዎች ላይፍ ለምሳሌ ጎግል ሚቲንግ። እንዲሁም ደግሞ ሌሎች አማራጮች አሉ እነሱን በመጠቀም ጎግል ሚቲንግ ነው። የቪዲዮ ጥሪ የማካሄድ ይሆናል ማለት ነው። የቪዲዮ ጥሪ ማካሄድ በጣም ብዙ ዘርፈ ብዙ ጠቀሜታዎችን ያስገኛል። ምንድነው? አንድ የምንፈልገው ነገር ከቤታችን ሆነን ወይም ደግሞ ካለንበት ቦታ ሆነን ተደራሽ ማድረግ እንችላለን ማለት ነው። አሁን ለምሳሌ ስራዎቻችንን የቪዲዮ ጥሪ በማካሄድ ብቻ ከቤታችን ሆነን ወይም ደግሞ ከቢሮአችን ሆነን ሌሎችን የስራ ባልደረቦቻችንን ማግኘት እንችላለን። ከዛ በተጨማሪ ደግሞ የቪዲዮ ጥሪዎችን በመጠቀም አሁን እንደተጨማሪ ንግድ ላይ አንዳንዴ የምሰራቸው የኦንላይን ማርኬቲንግ ስራዎች አሉ። እነዛ የኦንላይን ማርኬቲንግ ስራዎቼን ለማካሄድ ከስተመሮቼን ለማግኘት ስል የቪዲዮ ጥሪ የማካሄድ ይሆናል ማለት ነው። በዛ አጋጣሚ አብዛኛውን ከስተመሮቼን ተደራሽ ማድረግ እችላለሁ ማለት ነው። ስለዚህ ይህንን አገልግሎት በመጠቀም ስራዬ ቀልጣፋ እንዲሆን ይረዳኛል ማለት ነው። እሺ በቪዲዮ ጥሪ በኩል ያለኝ የውይይት ሀሳብ ይሄንን ይመስላል። በሌሎች አጀንዳዎች ደግሞ መወያየት ሰፋ ባሉ ርዕሶች ሀሳብ ማቅረብ እችላለሁ አመሰግናለሁ

እሺ ሰላም እንዴት ናችሁ ያው የአሁኑ ርዕሴ ቃልሽን ትጠብቂያለሽ ወይ ነው የሚለው? ይሄ በጣም ደስ የሚል ርዕስ ነው። ቃል ማለት በጣም ትልቅ ነገር ነው። ቃልን መጠየቅ መጠበቅ ደግሞ ያው ስለምናደርጋቸው ነገሮች። ወይም ደግሞ ሌሎች ሰዎች ስብሮትን የሚያሳይ ይሆናል ማለት ነው። እንዲሁም ደግሞ ቃልን መጠበቅ ከምንም በላይ ታእማኒነት በዛ ሰው ዘንድ ታእማኒነት እንድናገኝ ይረዳናል ማለት ነው። ስለዚህ ያው ወደ ራሴ ስመለስ እኔ አንድን ነገር ከተናገርኩኝ ያው በተቻለ መጠን ቃሌን ለመጠበቅ እሞክራለሁ። ይህንን ስል ምንድነው? በተለያዩ ምክንያቶች ከአቅም በላይ ከሆነብኝ። ቃል ገብቼ ያንን ነገር ለማሳካት የተለያዩ ነገሮች እንቅፋት ሆነውብኝ ቃሌን እንዳልጠብቅ የሚያደርጉኝ ነገሮች ሊኖሩ ይችላሉ። ግን እኔ በተቻለ መጠን ምንድነው የማደርገው? ያንንም ሰው ላለማሳዘን ወይም ደግሞ ከዛ ሰው ዘንድ ታእማኒነት እንዲኖረኝ በተቻለ መጠን ከዛ ሰው ጋር የተባባልነው ነገር ካለ በተቻለ መጠን ቃሌን ለመጠበቅ እሞክራለሁ ማለት ነው። ቃልን መጠበቅ። ብዙ ነገሮች ላይ ተገልጿል መጽሐፍ ቅዱስ ላይም የተገለጸ ነገር ነው። ቃል ስለ ቃል እዛ ላይም ብዙ ነገሮች ተነግረዋል ማለት ነው። ስለዚህ አሁን ለምሳሌ ቃል መጠበቅ በዛ ዙሪያ ስናወራ በስራ ዘንድ ከሌሎች ከጓደኞቻችን ጋር በምናሳልፋቸው ነገሮች። በተለያዩ አጋጣሚዎች እኛ ቃላችንን ምንጠብቅ ከሆነ የበለጠ በሰው ዘንድ ተወዳጅና አክብሮት እንድናገኝ ይረዳናል ማለት ነው። አሁን ለምሳሌ እኔ ከምሰራው ስራ አንፃር አሁን ንግድ ላይ የተወሰኑ አንዳንድ ስራዎችን እሰራለሁ። ስለዚህ ለንግድ አንድ የሚያስፈልገው ነገር ለተገልጋዩ በጠየቀን መሰረት እኛ ቃላችንን ጠብቀን አገልግሎቱን ማቅረብ ያስፈልጋል ማለት ነው። ስለዚህ ይሄንን በምናደርግበት ቁጥር የተሻለ ደንበኛ እንድናፈራ ይረዳናል ማለት ነው። እሺ ቃልን በመጠበቅ ዙሪያ ያለኝ የመወያያ ርዕሴ ይሄንን ይመስላል። ስላዳመጣችሁኝ አመሰግናለሁ።

እሺ ሰላም እንዴት ናችሁ አሁን የማወራው ርዕስ በእጅ መጽሐፍ ትወጃለሽ ወይ የሚል ነው? እሺ ያው በእጅ መጽሐፍ ዙሪያ እኔ በእጄ መጽሐፍ በጣም ነው ደስ የሚለኝ። ከዛም በተጨማሪ ደግሞም ያው ጽሁፌ ቆንጆ ከሚባሉት ውስጥ ነው። ጥርት አድርጌ ለመጻፍ እሞክራለሁ። ግን ምንድነው? አሁንና በፊት ብዬ ሳወዳድረው ራሴን በፊት ላይ ልጅ ሆኜ ረጅም ጊዜን በእጅ ጽሁፍ እጽፍ ነበረ። አሁን ላይ ግን አብዛኛውን ጊዜ በእጅ ሳይሆን ያው ካለው ወቅታዊ ሁኔታ ጽሁፎችን በኮምፒውተር ኪቦርድ በመጠቀም ነው የምጽፈው እና ይህ የራሱ ተጽዕኖ እያመጣ መጥቷል ማለት ነው። በፊት ላይ በቃ የእንዳንዱ ጽሁፌ ስክሪፕት ነበር የሚመስለው ተጠንቅቄ ቀስ ብዬ ምናምን ነገር ነበር የምጽፈው። አሁን ላይ ግን አዘውትሬ ያው ስራዎችን ለማቀላጠፍም ሲባል ወይም ደግሞ ሪፖርቶችንም በኮምፒውተር ኮምፓይል አድርጌ መላክም ስላለብኝ። ያው ያለውም የ ሁኔታዎችም ኮምፒውተርም እንድጠቀምም ስለሚያስገድደኝ። ያው ኮምፒውተር ነው አሁን ላይ በአብዛኛውም ጊዜ የምጠቀመው እንጂ በእጅ መጽሐፍ እወዳለሁ። ሌላው በእጅ በምንጽፍበት ጊዜ ያው ላንፈጥን እንችላለን። እንዲሁም ደግሞ መረጃዎቻችን ደግሞ ወረቀት ላይ ነው የሚቀመጡት ወረቀት ላይ በሚቀመጡበት ጊዜ ከሆነ ጊዜ በኋላ ቀለሙ ፌድ ሊያደርግ ይችላል ወይም ደግሞ ሊጠፋብን ይችላል። ለምን መረጃዎቹ በወረቀት ላይ ብቻ የሰፈሩ ስለሆነ ማለት ነው። ጽሁፎቻችንን ግን ከእጅ በተጨማሪ በኮምፒውተር ምንጽፍ ከሆነ በኮምፒውተር ሴቭ አድርገን የተለያዩ ፋይሎች ላይ ማስቀመጥ እንችላለን ማለት ነው የምጽፋቸውን ጽሁፎች ኢሜላችን ላይ የተለያዩ አፕሊኬሽኖች ላይ የተለያዩ ምንድነው? ኢሜል ላይ ጂሜል ላይ እንዲሁም ደግሞ ኮምፒውተራችን ላይ ክላውድ ላይ ሴቭ አድርገን ማስቀመጥ እንችላለን ማለት ነው። እና ይሄ በጣም መረጃችን እንዳይጠፋ ትልቅ ጠቀሜታ ይኖረዋል ማለት ነው። ስለዚህ ያው በተቻለ መጠን መረጃችንን ብንችል በእጄ የጻፍነውን በኮምፒውተር ብናስቀምጠው የተሻለ ነው ማለት ነው። እሺ በእጅ ጽሁፍ ዙሪያ ያለውን አጀንዳ ይሄንን ይመስላል አመሰግናለሁ

እሺ እንዴት ናችሁ ያሁኑ የመወያየ ርዕስ በእጅ መሸመን ታውቂያለሽ ወይ የሚል ነው? በእጅ መሸመን ያው ክህሎቱ የለኝም ግን ስለ እጅ ሽመና አውቃለሁ። አንዱም ከምንሰራቸው ስራዎች ውስጥ የበአል ልብስ ስፌት ነው። ስለዚህ የባህል ልብስ ስፌት ለመስራት ከዋና ግብአቶች ውስጥ ምንድነው? ሽመና የምንለው ነው? የሽመና ደግሞ ምንድነው የሚያስፈልገው? የራሱ መገልገያ መሳሪያዎች አሉት። ጥጡ ተፈትሎ ወደ ክርነት ተቀይሮ በሸማኔዎች ወይም ደግሞ በእጅ ስራ ባለሙያዎች ሸማኔዎች ነው የምንለው በእነሱ አማካኝነት። የባህል አልባሳት ጋቢ ሊሆን ይችላል የባህል ቀሚሶች የወንዶች የባህል ጥበብ አልባሳት በሸማኔዎች አማካኝነት የሚዘጋጅ ይሆናል ማለት ነው። ያው ስለ እጅ ሽመና ስናወራ ሽመና የራሱ ትልቅ ጥበብ አለው። በሚሸመኑበት ጊዜ የራሱ የሆነ ዲዛይን አለው ፓተርን አለው። ቁጥሮቻቸውን እየጠበቁ ከለሮቻቸውን እየጠበቁ በሚገርም ሁኔታ ልብሶችን ይሸምናሉ ማለት ነው። ስለዚህ ያው በእጅ መሸመን ባላውቅም ማለት ሙያው ባይኖረኝም። ሸማኔዎች የባህል ጥበብን በእጃቸው ሲሸምኑ አያለው እና ደግሞ በጣም ደስ የሚል ሙያ ነው ማለት ነው። እሺ በእጅ ሽመና ዙሪያ ያለኝ የመወያያ ርዕሶች እነዚህ ነበሩ በሌላ ርዕስ ደግሞ የምንወያይ ይሆናል ስላዳመጣችሁኝ አመሰግናለሁ

እሺ እንዴት ናችሁ ያሁኑ ርዕሴ በቀን ስንት ሰዓት ስልክ ትጠቀሚያለሽ የሚል ነው? እሺ ያው ስልክ እኔ አዘውትረው ከሚጠቀሙት ውስጥ አንዷ ነኝ ምክንያቱም አብዛኞቹም ስራዎቼን ከስልክ ጋር የተያያዙ ስለሆኑ ማለት ነው። አሁን ላይ ያው ንግድ ላይ በተወሰነ መልኩ እየሰራሁ እገኛለሁ ስለዚህ አብዛኞቹም ደንበኞቼን ለማግኘት ስልክ እጠቀማለሁ ማለት ነው። ከዛ ተጨማሪ ደግሞ ስራዎቼን ለማስተዋወቅ ብዙን ጊዜ በስልክ ወይም ደግሞ በሶሻል ሚዲያ ላይ የተወሰነ የማስተዋወቅ ስራዎችን እየሰራሁ እገኛለሁ። ስለዚህ ያው ደንበኞቼ የሚያዙኝን ወይም ደግሞ በእነሱ በኩል ያለውን ነገር ለማውራት ቶሎ ቶሎ ስልኬን መከታተል ይኖርብኛል ማለት ነው። እና ከስልክ አጠቃቀም አንፃር እራሴን ስመለከት ቢያንስ በቀን ውስጥ አብዛኛው ሰዓት አሁን ለምሳሌ በቀን በአስራ ሁለት ሰዓት ውስጥ እራሴን ስገመግም ቢያንስ በትንሹ አስር ሰዓት ያክል ስልኬ ላይ አሳልፋለሁ ኖ አስር ሰዓት ምናልባት መንገድ ላይ ምናምን በመሆንበት ጊዜ ከዘጠኝ እስከ አስር ባሉ ሰአቶች ያን ያክል ስልክ እጠቀማለሁ ማለት ነው። ምክንያቱም ያው እለት ተለት ከዛ ጋር የተያያዘ ስለሆነ ማለት ነው። እሺ በዚህ መወያያ ርዕስ ያለኝ ሀሳብ ይህንን ይመስላል በሌላ አጀንዳ ደግሞ ርዕሶችን እያነሳው ሀሳቦቼን የማካፍላችሁ ይሆናል ስላዳመጣችሁኝ አመሰግናለሁ

ሰላም እንዴት ናችሁ ያሁኑ ርዕስ የአመራር ሚና አለሽ ወይ የሚል ነው? እሺ የአመራር ሚና አለኝ አብዛኛውም ጊዜ የስራ ሀላፊነቴ። በአመራር ውስጥ ላይ ያተኮረ ነው። ከአሁን በፊት። በቅጥር ላይ እያለሁ በምሰራበት ጊዜ በስሬ ኦልሞስት ወደ ቢበዛ ወደ አስር የሚሆኑ ሰራተኞችን አስተዳደር አስተዳደር ነበር። አሁን ላይም ደግሞ ያው የግል ስራ እየሰራ ነው። ከስሬ የማስተዳደረው ሰራተኛ አለ ማለት ነው ስለዚህ የአመራር ሚና አለኝ ማለት ነው። ብዙ ጊዜ ግን የአመራር ሚናዬን የምጫወተው በምን መልኩ ነው? ሙሉ በሙሉ ይሄ ምንድነው? ማዘዝ እንዲያደርጉ እንዲህ ስሩ በማለት ብቻ አይደለም። የአመራር ሚናዬን ምወጣው አብዛኛውም ጊዜ ምንድነው የማደርገው? ስራዎችን እኔው ራሴ እያሳየኋቸው በቅድሚያ አሳያቸዋለሁ ይሄ በዚህ መልኩን የሚሰራው ምናምን ብዬ ካሳየኋቸው በኋላ። እነሱን በምን መልኩ እየሰሩት ነው የሚለውን ነገር እለት ተለት የምከታተል የምገመግም ይሆናል ማለት ነው። እና ብዙን ጊዜ ያው ስራዎችን እየሰራሁ የማሰራ አይነት ሚና ነው የምጫወተው ማለት ነው። ይህን በማደርግበት ጊዜ ያው ምንም ይፈጥራል። ከ ስራ ባልደረቦቼ ጋር ወይም ደግሞ ከስር ባሉ የስራ ባልደረቦቼ ጋር ይሄ የመፈራራት አይነት። የስራ ኢንቫይሮመንት አይኖርም ማለት ነው። ያው ሁላችንም ትኩረት አድርገን እንድንሰራ የምፈልገው ያው ውጤታማ እንድንሆን ነው። ያው ውጤታማ ሆነን ማለት ለኔም ብቻ እንዳልሆነ ለእነሱ እንዲሁም ደግሞ ለተጠቃሚውም ከዛ አልፎ ደግሞ ለሀገሪቱ ያው የተሻለ ነገር እንደምንሰራ የሚያሳይ ይሆናል ማለት ነው። ስለዚህ ይህንን ነገር እኔ ምሳሌ ሆኜ ከስር ላሉ ሰራተኞቼ እነሱን በማበረታታት ስራዎቼን የምሰራ ይሆናል ማለት ነው። ስለዚህ እኔ የአመራር ሚናዬን በዚህ መልኩ ነው የምወጣው ማለት ነው። እሺ በዚህ ዙሪያ ያለኝ የመወያየት አጀንዳዎች እነዚህን ይመስላሉ። በሌሎች ርዕሶች ላይ ሀሳቤን ማካፍላችሁ ይሆናል አመሰግናለሁ

እሺ እንዴት ናችሁ? አሁን የማወራላችው በእግር ምን ያክል ርቀት መሄድ ትችያለሽ በሚል ዙርያ ነው። እሺ ያው እኔ ኤ የእግር ጉዞ በጣም ነው ምወደው። አብዛኛውም ግዜ ያው ሩቅ ቦታ ካልሆነ በስተቀር አጭር መንገዶች ወይም ደግሞ ካልቸኮልኩ በስተቀር የእግር ጉዞ ማድረግ ደስ ይለኛል። ስለዚህ በትንሹ እስከ ስንት ልበላችሁ እስከ ከአንድ ነጥብ አምስት እስከ ሁለት ኪሎ ሜትር ድረስ ልጓዝ እችላለሁ ማለት ነው። እና ካልቸኮልኩኝ ከዛም በላይ ሁላ ልሄድ እችላለሁ ቀስ እያልኩኝ የእግር ጉዞ ማደርግ ይሆናል ማለት ነው የእግር ጉዞ እንደሚታወቀው ለጤናችንም አንድ ጠቃሚ ነገር ከሚባሉት ውስጥ ነው ቀላል የምንለው እንቅስቃሴ ነው። ስለዚህ ብዙዎቻችን ጤናችንን ለመጠበቅ ስንል ቢቻል ሰዓት ካለን የተወሰነ ቢያንስ ከሰላሳ ደቂቃ እስከ አንድ ሰዓት ያሉ ቀለል ያሉ የእግር ጉዞዎችን ብናደርግ ለትንፋሻችን ለልባችን እንዲሁም ደግሞ ላላስፈላጊ ውፍረት እንዳንጋለጥ ጤናችን በአግባቡ እንድንጠብቅ ይጠቅመናል ማለት ነው ስለዚህ አብዛኞቻችንም የእግር ጉዞ ብናደርግ እጅግ ጠቀሜታ ይኖረዋል ማለት ነው። አሁን ባለው ሁኔታ ስንመለከት ግን ያው ካለንበት የስራ ጫና አንፃር እንዲሁም ደግሞ የምንሰራበት ስራ ቦታ ካለበት ርቀት አንፃር ከዛ በተጨማሪም ደግሞ ያው የራሳችን መኪና ይኖረናል የራሳችን መኪና ሲኖረን ደግሞ ብዙን ጊዜ በእግራችን መንቀሳቀስ አንፈልግም በመኪናችን ላይ ጥገኛ እንሆናለን ማለት ነው። ከስንት አንዴ እንደውም መኪናችን በሚበላሽበት ጊዜ በእግራችን በምንንቀሳቀስበት ጊዜ ብዙ ጊዜ የእግር ጉዞ ስለማናደርግ ምን እንሆናለን ቶሎ ይደክመናል ማለት ነው። ይሄ ምንድነው በየጊዜው እንቅስቃሴ ካለማድረጋችን የተነሳ ነው። ስለዚህ የእግር ጉዞን ልምድ ማድረጋችን ለራሳችን ጤና ይሆነናል ማለት ነው። ይሄ አሁን ላይ እንደሚታወቀው ተላላፊ ያልሆኑ በሽታዎች እየበዙ መጥተዋል እነዚህ ምንድነው ይሄ ከ ከኑሮ ሁኔታችን ከአኗኗር ከሌት ተለት ከምናደርጋቸው ጋር የተያያዙ ይሆናል ማለት ነው ስለዚህ በተቻለ መጠን የራሳችንን ጤና ለመጠበቅ አነስተኛም ቢሆን ለምን አስራ አምስት ደቂቃ አይሆንም ለምን ሰላሳ ደቂቃ አይሆንም ቀለል ያለች የእግር ጉዞ ማድረግ ጠቀሜታ ይኖረዋል ማለት ነው። እሺ በዚህ ዙሪያ ያለኝ ርዕስ ይሄንን ይመስላል ስላዳመጣችሁኝ አመሰግናለሁ።

ሰላም እሺ ያሁኑ ርዕስ ምን ላይ ነው የሚገልጸው በመስኮት ጎን መቀመጥ ትወጃለሽ ወይ ነው የሚለው? አዎ እኔ ትራንስፖርት በምጓዝበት ጊዜ በተለይም ደግሞ ረጅም ርቀት በምሄድበት ወቅት በመስኮት ጎን መቀመጥ ደስ ይለኛል። ምንድነው ያው ስሄድ ውጩን እያየሁ አካባቢውን እያየሁ መሄድ ደስ ይለኛል። ከዛ በተጨማሪ ደግሞ በመስኮት ጎን በምቀመጥበት ጊዜ መስኮት መክፈት እንዲሁም ደግሞ በቀላሉ አየር እንዳገኝ ስለሚረዳኝ እኔ ከመስኮት ጎን ሆኜ ወሬ እያየሁ ያለውን አላፊ አግዳሚውን እያየሁ መጓዝ ደስ ይለኛል ማለት ነው። ያው የተለያዩ ትራንስፖርቶችን በምትጠቀምበት ጊዜ ዳር ጋር ሆኜ ተቀምጬ መሄድ ያስደስተኛል። አሁን ለምሳሌ በፕሌን በምሄድበት ጊዜ ከላይ ሆኜ ከስር ያለውን የምድራችን ገጽታ ስመለከት ፎቆቹን ስመለከት ባህሩን ስመለከት የብሱን ስመለከት በጣም ነው ዘና እያልኩኝ ምሄደው ማለት ነው። ከዛ በተጨማሪ እንዳልኳችው ያልሆነ ትራንስፖርቱ በሚጨናነቅ ጊዜ ያልሆነ ትንፋሽ መተፋፈን በሚኖርበት ጊዜ ጥግ መስኮት ጋር ከሆንኩኝ መስኮቱን በመክፈት ንጹህ አየር እንዳገኝ ይረዳኛል ማለት ነው። እሺ ስላዳመጣችሁኝ አመሰግናለሁ በሌላ ርዕስ ሀሳቦቼን ማካፍላችሁ ይሆናል አመሰግናለሁ።

እሺ እንዴት ናችሁ። አሁን ደግሞ ስለምወደው ሬስቶራንት የት እንደሆነ የምነግራችሁ ይሆናል። የምወደው ሬስቶራንት ቶቶት ነው። ቶቶትን የምወድበት ምክንያት ምንድነው? አንድ የባህላዊ ቤት ነው። የባህላዊ ቤት ደስ ይለኛል። ይሄ ከተፈጥሮ ከሳር ከጎጆ አይነት ነገር የተሰራ ስለሆነ የባህል ሬስቶራንት ደስ ይለኛል። ከዛ በተጨማሪ ደግሞ ያው ቶቶት ሬስቶራንት በምን ይታወቃል? ይሄ በባህላዊ በጉራጌ ባህል ክትፎ ይታወቃል። እና ያው ይሄ ክትፎ የሚባለውን ምግብ መመገብ በጣም ያስደስተኛል። ክትፎ የሚዘጋጀው ከምንድነው? አንድ ከጥሬ ስጋ ሊሆን ይችላል። ሌላ ደግሞ ለብ ለብ ካለ ስጋ ስጋው በጣም ድቅቅ ተደርጎ ተከትፎ ንጹህ ለጋ ቅቤ ተጨምሮበት በደንብ ታሽቶ ቀይ ስጋ ብቻ ተመርጦ የሚበላ የክትፎ አይነት ነው። ክትፎን ለማዘጋጀት የተለያዩ ቅመማ ቅመሞች ይገቡበታል። ይህንንም ደግሞ በዋነኝነት የሚያዘጋጁት የጉራጌ ማህበረሰብ ናቸው። ስለዚህ እንደነገርኳችሁ ቶቶት ሬስቶራንት የክትፎ ምግብ በጣም ታዋቂ ናቸው። እና ቶቶት ሬስቶራንት መመገብ ያስደስተኛል ማለት ነው። እናንተም ከቻላችሁ ቶቶት ሬስቶራንት መጥታችሁ መጎብኘት ትችላላችሁ የሚጣፍጠውን የክትፎም የጉራጌ ክትፎ የባህል ምግብ መመገብ ትችላላችሁ። እንዲሁም ደግሞ የባህል ውዝዋዜዎች ይታያሉ ማለት ነው። እና እዛ ሬስቶራንት ዘና እያላችሁ የባህል ውዝዋዜ ዳንሶች እያያችሁ ጊዜያችሁን ከምትወዷቸው ዘመዶቻችሁ ጋር ቤተሰቦቻችሁ ጋር ከትዳር አጋራችሁ ጋር ማሳለፍ ትችላላችሁ ማለት ነው። ስለዚህ ስለምወደው ሬስቶራንት ይህንን ያክል ልነግራችሁ እወዳለሁ። አመሰግናለሁ።

እንዴት ናችሁ ሰላም ናችሁ። አሁን ደግሞ ርዕሴ ሌሎችን ማበረታታት ትችያለሽ ወይ ይሚል ነው? ሌሎችን ማበረታታት በተመለከተ። እኔ ያው የሌሎች ጥንካሬ የሌሎች ብርታት ከሚያስደስታቸው ሰዎች ውስጥ አንዷ ነኝ። ስለዚህ ምንድነው የማደርገው አብሮኝ ለምሳሌ አብረውኝ የሚሰሩ ሰዎች ወደኋላ ሲቀሩ። እኔ በተቻለ መጠን እነሱን ማገዝ ያስደስተኛል። ምክንያቱም ይሄ በ በጋራ ስራ አምናለሁ ወይም ደግሞ በቲም ወርክ በምንለው አምናለሁ ማለት ነው። ሌሎችን በምን መልኩ ነው የማበረታታው? ለምሳሌ ጥሩ ሲሰሩ የበለጠ ከዛ በላይ እንዲሰሩ አሞግሳቸዋለሁ። አሁን የሰራችሁት ነገር ጥሩ ነው። ከዚህ በላይ ደግሞ ብትሰሩ ደግሞ የበለጠ ስኬታማ መሆን ትችላላችሁ እናንተ እኮ ጎበዞች ናችሁ። በማለት ምናልባት የስራ ባልደረቦቼ ሊሆኑ ይችላሉ ቤተሰቦቼ ሊሆኑ ይችላሉ። በዚህ መልኩ ላበረታታ እችላለሁ ማለት ነው። ሌላ ደግሞ ከመሀከላችን አንዳችን ደከም በሚሉበት ሰዓት። እናንተ እኮ ይሄንን ነገር ማድረግ ትችላላችሁ በዚህ በዚህ ምክንያት ማድረግ ከብዷችሁ ሊሆን ይችላል ግን ቀላል ነው። እንዲህ ብታደርጉ እኮ እንደዚህ ማድረግ ትችላላችሁ። እና አቅቷችሁ ሳይሆን በተለያየ ምክንያት ሊሆን ይችላል እና ትንሽ ጥረት ካደረጋችሁ የበለጠ ስኬታማ ልትሆኑ ትችላላችሁ። እያልኩኝ ሌሎችን አበረታታለሁ ማለት ነው። እና በዚህ ዙሪያ ያለኝ የመወያያ ሀሳቦች ይህንን ይመስላሉ አመሰግናለሁ።